እሺ የምትወደውን ምግብ ምንድነው? እንግዲህ ብዙ ምግቦች አሉ ያው በበዓላት ሊባሉ የሚችሉ ምግቦች በጣም ነው የምወደው። ስጋን እና እነዛን አይነት ምግቦች ያው እንግዲህ የፋሲካ በዓልን ሲከበር በበዓሉ የሚባሉ ምግቦች አሉ ይሄ ግን የሚጠቅሙና ለሰውነታችን በጣም ወሳኝ የምንላቸው ሰአቶች ናቸው። በዛም በአደባባይ ልንበላቸው የምንችለው እና ደግሞ የሾላ ምግብም አሪፍ ነው። ያው አጥንት እናገኛለን ከስጋ ውስጥ ስጋ እናገኛለን ሁሉንም እንበላለን በዚህ ጊዜ ያው በተለያዩ ምግቦች መካከል ውስጥ ልንኖር እንችላለን። ስለዚህ እነዚህ ምግቦች መብላትና የበሬም ሆነ የእንስሳ ስጋ በለን አስፈቅደን ወስደን እንደ ልማድ አድርገን ብንበላ የተሻለና ለእኛ ደግሞ ወሳኝ የሆነ ፕሮቲን ምንጭን ያስገኝልናል። ስለዚህ በዛም እንበላለን እና ያው አምስቱ ምግቦች የምንላቸው ስጋን ጨምሮ ወተትና የወተት ተዋጽኦ አሉ እነዚህ ደግሞ በጣም ጠቃሚና ለኛ ሀሪፍም የሚባሉ የምግብ አይነቶች ናቸው። እነሱም መብላት መቻል አለብን። ብንበላ የተሻለ ነው ብዬ አስባለሁ አምናለሁ

በቡድን መስራት ትወዳለህ? የሚለው ጥያቄ አሪፍ ጥያቄ ነው። እንግዲህ በብዙ ቀናቶች የምናደርገው ነው። በዚህ ቀናቶች ውስጥ ያው ከትምህርት ማስተማሩ በስተቀር በተጨማሪ ያው ከሰው ጎን ነን ብንል፣ ያው ሁሉም ያከብሩታል፤ ይህንንም እናውቃለን። ያን ደግሞ አልነገራቸውም አላላቸውም ብለን መተው የለብንም፤ በተጨማሪም የትምህርት ዕለቶችን አብረን መስራት እንችላለን። ከስራው አስቀድመን ለመጨረሻ ጊዜ በስራው ላይ መቆየት፣ ለረጅም ጊዜ መማር ማስተማሩን መቀጠል እንችላለን። ምክክር ሊባል ይችላል፤ በምክክር መስራት ልንችል እንችላለን። ከዚያም በተጨማሪ አምባ ቀን ጠብቀን ይህንንም ከእርስ በእርሳችን አንድ ላይ ሆነን መስራት መቻል ወሳኝና ትልቅ ነገር ነው እንግዲህ ሁሉም ሰዎች ሁላችንም አብረን ተሰብስበን፣ ለአንዳችን ቤዛ ሆነን መስራታችን፣ መቀጠላችን ወሳኝና የትምህርት የህይወት ጊዜ መነሻ ልናገኝ እንችላለን፤ በዚያም መልካም የሆነ ስራን ልንሰራ እንችላለን። በመልካም ስራ በተለየ መልኩ የእርስ በእርስ ስራችንን በማሰብ፣ አስበን ላይ ያልተሻረ ቀን ማግኘት እንችላለን። በዚያም የሚሰሩ ስራዎች ያው የ አብሮ መስራት ሊሆን ይችላል፤ ሌላም ሌላም ነገር ማድረግ ነው። ብዙ ነገሮችን ልንፈጽም እንችላለን፤ አብረን ልንጨዋወት፣ ልንደሰት እንችላለን።

እሺ የምሳ እረፍት ምን ያክል ነው? ያው የምሳ እረፍቴ በሰአት እየተገደበ ነው ትናንትና እያወራሁ ነበር። እና ያው ከሰኞ እስከ ቅዳሜ ባሉ ቀናቶች። ሰአቶችን ለመዘርዘር ሞክሬ ነበረ በሌላኛው እንትን እና ያው የምሳ ሰዓት ከስድስት ሰዓት እስከ ሰምስት ሰዓት ያክል ነው። ለሁለት ሰዓታት ያክል ያው ለመናገር ያክል ምሳ ሰዓት። ከመድረሱ በፊት እንግዲህ ጠዋት ከአስራ ሁለት እስከ አንድ ሰዓት ጸሎት ነው። ከአንድ ሰዓት እስከ ሁለት ሰዓት ቁርስ ነው። ቁርስ እመገባለሁ። ከሁለት እስከ ስድስት ሰዓት የመማሪያ ወይም የክላስ ሰዓት አለ። ልክ ስድስት ሰዓት ከወጣሁ በኋላ የምሳ ወይም ምሳ መብያ ነው። ከስምንት እስከ አስራ አንድ ሰዓት ባለው ንባብ አለ። ስፖርት መስራት ምናምን የመሳሰሉ ነገሮችን ሻወርን ጨምሮ። አደርግና ያው ከአስራ አንድ እስከ አስራ ሁለት ሰዓት ባለው እራት እባላለሁ። ስለዚህ ቁርስ ከአንድ እስከ ሁለት ነው። እራት ከአስራ አንድ እስከ አስራ ሁለት ነው። ከስድስት እስከ ስምንት ግን ሰፋ ያለ ሰዓት ለምሳ እሰጣለሁ ምሳ በጣም ወሳኝ የሆነ ነገር እና። ያው በእኛ ህይወት ሰንሰለት ያለው እና ደግሞ ያው ለሰው ልጅ መኖር አስፈላጊ ከሆኑ ነገሮች አንዱ የምሳ ሰዓት ነው። ምሳ መብላት ነው። እና በዚህኛው ወሳኝ የሆነ ነገር እና አሪፍ ነገር እናገኝበታለን አመርቂ ውጤት እናስመዘግብበታለን። ያው እንግዲህ ቅድሙን ለመጨረስ ያክል ከእራት በኋላ ያው የራሴ ሰዓት ሰዓት ላይ እንትን የምወስድበት ራት እስከበላው በኋላ። እንግዲህ ቤተክርስቲያንም የትም ከሄድኩኝ እሱን አደርጋለሁ እሱን ካደረኩ በኋላ። ወሳኝ የሚባሉ ስራዎችን ለመስራት እሞክራለሁ። በዛ በዛ መንገድ ሔዳለሁ

እሺ የምትወደው ፊልም ምንድነው? የሚል ጥያቄ አለ። ያው የምወደው ፊልም ይሄ ነው ማለት ሳይሆን በአለም ኢኮኖሚ ላይ ወይም ገበያ ላይ ተጽዕኖ የሚያመጣ ፊልም ይመቸኛል። ይሄ ከኢኮኖሚው አካባቢ እና የተለያየ አለም አቀፋዊ የፊርም ግሩፕ እና ተቋማቶች ጋር የሚገናኝ ነው። እና ያው በ እንትኑ ወይም በባህላዊ ሀገራቶች ይሄ ችግር ነው አይደለ ይሄ የታወቀ ነው። ለሀገር ሉዓላዊነት ማለት ነው። ስለዚህ ዘፈቀደ የሆነ የንግድ ህጎች ሊሆኑ ይችላሉ ወይም ሙሉ ለሙሉ ወይ በከፊል የተገደቡ ወይ የተፈቀዱ የዚህ የፊልም ዝውውሮች ወደ ሌላ ሀገራቶች ይሄ ደግሞ እንትን ማለት ዘፈቀደ ለሆነ ሀገራቶች እንትንን ይቀንሳል። ድርጊትን የሚቀንስ ይሆናል ይሄ ደግሞ አለም አቀፋዊ የሆነ ንግድን ያጧጥፋል። ስለዚህ እነዛ ግሩፖች እየተደራጁና ከ ተደራጁና ከ ሁለተኛው የአለም ጦርነት በኋላ የተቋቋሙ እነዚህ ድርጅቶች አሉ። አንደኛው ሆሊውድ ውስጥ የሚገኘው አለም አቀፋዊ የገንዘብ እንትን ነው። እሱኛው አለም አቀፋዊ የገንዘብ ውህደትን የሚያጠናክር ነው። በዛም አልፎ አለም አቀፋዊ ንግድን ዝውውርን የሚያስፋፋ ነው። የ እንትን ምንድነው? የመላዋወጫ ገንዘቦችን የተረጋጋ እንዲሆን ያደርጋል። ሌላኛው ደግሞ ያው በአጭር ጊዜ ከፊልሙ አለም ለመውጣት እሱንም ያግዳል። ሌላኛው ብዙ ሲሪየስ የሆኑ አለመመጣጠኖችን ይፈታል ተብሎ ነው የተቋቋመው ያው በአባሉ ሀገራቶች ተመሳሳይ የሆነ እኩል የሆነ እንትን እንዲኖር ያደርጋል። የዚሁ አጠቃላይ ስምምነት በዚህ በፊልም ታሪፎች እና ንግድ ላይ የነበረ ነው። እሱኛው ደግሞ ያው አስፈላጊውን የሆነ ገንዘብ ያቀርባል። የ ድል ድጋፍ ያደርጋል የ ፊልም እና የኢኮኖሚውን እድገት ያፋጥናል ያመቻቻል። በተለይ ደሃ ለሚባሉት ሀገራቶቹ ሌላኛው ያው ሰፊ የሆነ የቴክኒካል ወይም የክህሎት ድጋፎችን ይሰጣል። ረጅም ጊዜ የሚቆይ ገንዘብ ካፒታልን እንደዚህ ሁሉ ለፊልሙና ለኢኮኖሚው እድገት ያቀርባል። በተለይ እዚህ ጋር የሚጣሉ ታሪፎች በፊልሞች ላይ አሜሪካ በተለይ የምትጥለውን ታሪፍ ያስቀራል። ሌላኛው ብዙ የሆነ የንግድ ስምምነት እንዲኖር ለዛም እንደ ፍሬምወርኩ ሁኖ ያገለግላል። እና ደግሞ ያው አድሎ እንዳይኖር በዋነኝነት አድሎውን እንዳይኖር የማረጋገጡም ከፍተኛ ነው። ለ እዛው አካባቢ ላሉ የንግዶች እንትን አጋሮች ማለት ነው። ከዛም አልፎ ተርፎ የንግድ ስምምነት ያመጣል። ይሄ ደግሞ በአለም የንግድ ድርጅት ፎረም ላይ እንግዲህ የተቋቋመ ነው ማለት ነው። ስለዚህ በተለይ የስፓርታከስ አይነት ፊርም በሆሊውድ የሚወጡ ከነቦሊውድ ደግሞ እነ ኩጭ ኩጭ ታይ አይነት ፊልሞች በጣም ተወዳጅና እንትንን ያተረፉ ናቸው። ስለዚህ እነዚህ ፊርሞች ደግሞ በኢኮኖሚው ላይ በማህበረሰቡ ላይ ትልቅ ጫናና ተጽዕኖ ያላቸው የፊልም አይነቶች ናቸው ማለት ነው

ቆንጆ ጥያቄ ነው። ማህበራዊ ሚዲያ አዎ ከሚገባ እጠቀማለሁ። እንግዲህ ማህበራዊ ሚዲያ አሁን ላይ አለማችን ላይ ትልቅ ተጽዕኖ እየፈጠሩ ካሉ ነገሮች ህዝባዊ ተጸዕኖ ሊሆን ይችላል። የቴክኖሎጂ ተጸዕኖ የ እንግዲህ ተፈጥሮአዊ አካባቢ ተጽዕኖ አለው። እነዚህ እነዚህን ተጽዕኖ የያዘ ነው እንግዲህ በማህበረሰቡ ላይ እንግዲህ የዚህ የ ህዝብ ተጽዕኖ አለው። ማለት የማህበረሰቡ መጠን የህዝቡ የእድገት መጠን እድሜ ላይ በእነዚህ ላይ ተጽዕኖ አለው የህይወት ጣሪያ የቤተሰብ መጠን ሊሆን ይችላል እነዚህ ሁሉም ጋር ተጽዕኖ ያለው ነገር ነው። ተጽዕኖ ያለው ነገር ነው እንግዲህ ሰራተኛም የሰራተኛ ስራ ያለው የስራ አቅም የነሱንም ተጽዕኖ የሚያሳይ አንድ ማህበራዊ ሚዲያ የምንለው ነው። ስለዚህ ማለት እንግዲህ ሸቀጦችንም አገልግሎቶችንም በሀገራዊ የሆነ ከሀገር ውስጥ ባለው ገበያ ላይ ተጽዕኖ የሚያደርግ በፍጥነት ለሚጨምር እንደዚህ የህዝብ ቁጥር ላይ የ ብዙ ምርቶች ፍላጎት እየጨመረ መሆኑን ማሳያ ነው። ሌላኛው ደግሞ ትልቅ የህዝብ እድገት ባለ ቁጥር ምን ያሳየናል ብዙ የሆነ የሰራተኛ አቅርቦት እንዳለም ያሳየናል። በዚህ ደግሞ የቴክኖሎጂካል ፋክተርም አለው ምክንያቱም ይሄኛው ቴሌግራም ዩቲዩብም እነዚሁ ከቴክኖሎጂ ጋር የተያዙ ናቸው። እና ቴክኖሎጂካል አንዳንዴ ችግር ይፈጥራል። በድርጅት ላይ ምክንያቱም እሱን ተቋቁሞ መቀጠል አይቻልም። ባለው የቴክኖሎጂካል ለውጥ ሰርቫይቭ ማድረግ አያስችለንም። በተጨማሪም የተለያዩ ቴክኖሎጂዎች አካባቢውን በተለያየ ገበያ ወይም ሀገራቶች ላይ በ የ እንትን የዚህ የምርት ለውጥ እንዲመጣ ያደርጋሉ ይሄኛውም በማህበራዊ ሚዲያ የሚመጣ አንዱ ነገር ነው። ሶሻል ሚዲያ የምንለው ማለት ነው። እንግዲህ ተፈጥሮን አካባቢ ስናይ ምናልባት የጂኦግራፊካል አቀማመጡ ሊሆን ይችላል ወይም ስነ ምህዳሩ የተፈጥሮ ሀብት አጠቃቀም ያለው የአየር ፀባይ የአየር ሁኔታ ተጽዕኖ ሊያደርግ ይችላል። የመሬቱ አቀማመጥ ማለት ነው። እንደ አለም ኮንቴክስት ስለዚህ ይሄ ምን አልባት ወደብ እነዚህ እነዚህ አካባቢዎች ማህበራዊ ሚዲያ ተጽዕኖ የሚያደርገን እና እዛ ቦታ የሚንሸራሸርባቸው ነገሮች ናቸው። የ እንግዲህ የነዚህ እንትኖች ለውጥ ሊሆን ይችላል። የ አጠቃላይ የገበያ እንደዚሁ የሱም ለውጥ ሊሆን ይችላል። ብቻ እነሱ ትልቅ ተጽዕኖ የሚያመጡና በተጨማሪም የመረጃ መለዋወጥ ላይ ትልቅ ተጽዕኖ ያላቸው ነገሮች ናቸው። እና በዛ በዛ አኳያ ከዛ ከዛ ደረጃ ብናየው በጣም የተሻለና ያ እንግዲህ ሚዲያ በጣም ወሳኝ የሆነ ነገር በህይወታችን ላይ አስፈላጊ የሆነ ነገር ስለሆነ ከዛ አንፃር ብንረዳው እንግዲህ በጣም ወሳኝ እና አስፈላጊ ያው ከዚህ ጋር ኦሬዲ ፋሚሊያር ነን ስለዚህ በጣም ትልቅ ነው

እሺ የመንገድ ስም ታውቃለህ የሚል ነው ይሄኛው ጥያቄ? እና ያው ባለፈው እንዳልነው አውቃለሁ ብዙ ሰዎች ስም አውቃለሁ በተለይ የኢንተርናሽናል የመንገድ ስም ላይ ለማወቅ ያክል እና እሱ ላይ ትንሽ እናወራለን ያው እነዚህ አለም አቀፋዊ መንገድ የተሰሩት ያው አለም አቀፍ የሆነውን ይሄንን እንትን ለማግኘት ነው። ምንድነው እምንለው? ሀብትን ለማግኘት ነው ምክንያቱ እጥረት ያለበት በተለይ እኛ እምንሰራበት ሀገር ላይ እጥረት ያለበትን ሀገር እሱን ለመቅረፍ ወደ ሌላ ሀገር ለማገናኘት የተሰራ ነው። ይሄኛው በቴክኖሎጂ በመረጃ አገራትን ከአገራቶች የሚያገናኝ ነገር ነው። ስለዚህ በዛ የተነሳ ነው እና እንዴት ነው የአለም አቀፍ ገቢያ ወይም አለም አቀፍ መንገድ ችግር የሚገጥመው ስንል? እያንዳንዱ አለም አቀፍ ገቢያዎች እንቅስቃሴዎች ወይም ገበያዎች እንግዲህ በዚሁ በአገር ውስጥና በውጭ ገቢያ ታሳየናቸው እነሱ ልዩነት እሚያደርጋቸው ምንድነው? ይሄ አካባቢያዊ ገበያዎች የነሱን ቢዝነስ የሚሰሩበት ቦታ ስለሆነ ነው። እንግዲህ የ ገቢያ መርህና ጽንሰ ሀሳብ አለም አቀፋዊ ተቀባይነት ቢኖረውም አካባቢው ግን አንዳንዴ ያው እነዚህ ገቢያዎች መንገዱን እሚጠቀሙበት ይህንን የገቢያ እቅድ ማውጣት አለባቸው ከሀገር አገር ከቦታ ቦታ በጣም ስለሚቀያይራቸው ማለት ነው። በጣም ስለሚቀያየር እና ያው አለም አቀፋዊ ገበያ ስናይ ብዙ ፋክተሮችን ይይዛል ብዙ ድርጊቶችን ይይዛል ተጽዕኖ ያላቸው በሶስት ደረጃ ከፍለን ማየት እንችላለን። ልንቆጣጠራቸው የምንችለው እዚሁ ገቢያ ውስጥ ያሉ እኛ ጋር ያሉ ሀገር ሀገር አቀፍ ሊሆን ይችላል ወይም የአገር አቀፍ መንገዶች እነሱ ማንቆጣጠራቸው የውጭ ገቢያዎችም እነሱንም የማንቆጣጠራቸው ናቸው። ስለዚህ አገራዊ ገበያ ወይም ይሄ ምንድነው? ገበያዊ መወሰኛ ስንል እነዚህ ያው ተጽዕኖ እሚያደርጉ ናቸው በተለይ ለዚህ ለገበያው አስተዳደር ሰውዬ ተጽዕኖ ሲያደርግ ግን ሊቆጣጠራቸው የሚችለው ነገሮች ናቸው። እና እሚሰሩት እና እሚያድጉት ራሱ በዋጋ ምርት ሊሆን ይችላል ማስተዋወቅ የስርጭት ወይም ቦታ እምንለው የሰረጭት ቦታዎች ቻናሎች ሊሆኑ ይችላል። እና በእነዚህ የጥናትና ምርምር አክቲቪቲ እንቅስቃሴ ሊስተካከሉና በተለይ አጭር ጊዜና የረጅም ጊዜ ተጽዕኖ የሚደረግባቸው ናቸው። ስለዚህ ለገበያ ሁኔታ እሚቀያየር ናቸው ለደንበኛ ፍላጎት እንደ ማህበረሰብ አላማ ራሱ የሚቀያየሩ ናቸው ማለት ነው። ስለዚህ ማርኬቱ የገበያው ውሳኔ ይወስናል ለምሳሌ ገበያዊ ውስጣዊ አካባቢ ሊሆን ይችላል። እና ደሞ እነዚህ ያው እንቅስቃሴዎች ህጎች ሰራተኞች ቴክኖሎጂዎች ያሉባቸው ናቸው። ውጫዊ ስንል ደግሞ እነዚህ ማለት ጥቃቅን እምንውላቸው አቅርቦቶች በመሃል ያሉ ሊሆን ይችላል ተወዳዳሪ

አዎ በሚገባ ብዙ ሰነዶች አስተዋውቃለሁ በተለይ የአለም አቀፍ የገበያ አካባቢ ላይ ብዙ ሰነዶች ይዘጋጃሉ ማለት ቅድም ካልጨረስናቸው ያክል ይሄንን የገበያውን እንቅስቃሴ እንትን የሚያደርጉ ሰነዶች የደንበኛን ስቴት አፈጣጠር ላይ ጣልቃ የሚገቡ ናቸው። እና እነዚህ አምራቾች ጥረት ያደርጋሉ እነዚህን የገበያ እንቅስቃሴዎችን ለመልመድ እና ሌሎች ከቁጥጥር ውጭ የሆኑትን ማለት ነው እና ይሄና እንግዲህ ይሄ አለም አቀፋዊ ገበያ ያለው አካባቢ ሰነድ ሲዘራጅ ነው። እንግዲህ ቅድም አየን እነዛን ውስጣዊ ልንቆጣጠራቸው የምንችላቸውን ነገሮች ይሄ ደግሞ ውጫዊ የሆኑ ነገሮች ናቸው። እነዚህ ምን ማለት እንችላለን ውጫዊ ወይም ጥቃቅን ያልሆኑ ናቸው። ማለት ሰራተኛው ሙሉ ለሙሉ ቁጥጥር የሌለው ለምሳሌ ሀገር ውስጥ የሀገር ውስጥ የሚፈጠር የፖለቲካ እንቅስቃሴ ሊሆን ይችላል። የህጋዊ እንቅስቃሴ የኢኮኖሚ እንቅስቃሴ የስነ ህዝብ እንቅስቃሴ ተፈጥሮ እንቅስቃሴ የቴክኖሎጂ የባህል አካባቢ እነዚህን ተጽዕኖ ያደርጉበታል ሊቆጣጠራቸው አይችልም ለምሳሌ የ ለውጭ ወይም ለሌላ ሀገር ያለው ህግ አንዳንድ የተከለከሉ ሀብቶችን የመጠቀም ህግ የማንቆጣጠራቸው ነው። ያው በሌላኛው ሰነድ ሲዘጋጅ በሶስተኛው መልኩ የውጭ ገበያ ተጽዕኖዎች ናቸው እነዚህ አጠቃላይ እንትሎች ናቸው ከተለያየ ሀገራቶች እያንዳንዱ ሀገራቶች የተለያየ ተጽዕኖ ይደረግባቸዋል በዚህ በዚህ በገበያዎች ተጽዕኖ ማለት ነው። እና አካባቢያዊ ልምድ የሚባል ነገር አለ ያስፈልጋል። ይህን ልምድ ለማዳበር እና ለማስተካከል አንድ የገበያው ፕሮግራም ለውጫዊ ገበያዎች ገበያ መተርጎም አለበት ተጽዕኖ ማለት ነው። ለዚህ ለማንቆጣጠረው አካባቢ እና አባላቶች አሉ ለዚህ የእቅድ አለ የውጭ ገበያ አለ። እነዚህን እነዚህን እናደርጋለን እና ለዚህ ለባህል ደግሞ አባል የምንላቸው የምንላቸው ነገሮች አሉ የመጀመሪያው ቋንቋ ነው። ቋንቋ ማለት ተግባቡት ነው። በቃል ሆነም ያለ ቃል ማለት ነው። እና ድርጅት ስማቸውን ሲመርጡ ቀድመው ማረጋገጥ እና ትርጉሙ ምንድነው? በብዙ ቋንቋዎች ገለልተኛና ምንድነው ገለልተኛና ትክክለኛ መሆን አለበት። ምክንያቱም ባህል የተለያየ ስለሆነ አንዳንድም ያሳየው ሳይን አሪፍ ሊሆን ይችላል አንዳንድ ዜሮ ሊሆን ይችላል አንዳንድ ስድብ ሊሆን ይችላል። ስለዚህ ይሄ እንትን ነው ማለት ነው። ሁለተኛው አካባቢ ባህል ደግሞ ይችላል እንግዲህ አካባቢያዊ ባህልና መገለጫው ስንል እንግዲህ ባህል ስንሰነድ የተለያየ የእምነት እሴት ከአንድ ወደ ሌላው ማህበረሰብ የሚዘዋወር ነው። በአጠቃላይ ማህበረሰብ ሙሉ ለሙሉ እንግዲህ ላይፍ ነው የምናስብበት ሁኔታ ነው። ከአንዱ ትውልድ ወደ ሌላው ትውልድ ያልፍ